ጊዜህን በደንብ ታስተዳድራለህ ወይ? በጣም ጥሩ ጥያቄ፤ ያው እንግዲህ ጊዜህን በደንብ ማስተዳደር ወይም ጊዜን በአግባቡ መጠቀም ይባላል። ያው ከሰራንበትና በአግባቡ ከተጠቀምነው ጊዜ በጣም የሚጠቅመን ለሁላችንም የሚያስፈልግ ሀብታችን ነው ማለት ነው። ስለዚህ ጊዜያችንን በአግባቡ መጠቀም እና በተሰጠን ጊዜ ውስጥ ማድረግ ያለብንን ነገር በቀደም ተከተል ሳይደራረብብን ሳይወዘፍብን በራሳቸው ሰዓት መስራት መሰራት አለባቸው ብዬ አስባለሁ። እና እኔ ወደ ራሴ ስመጣ ደግሞ ጊዜዬን በአግባቡ በተቻለኝ መጠን ለመጠቀም እየሞከርኩ ነው ያለሁት። ትንሽ ከበድ የሚል ነገር አለው። በጣም የጊዜ ውጥረቶች ይገጥሙኛል። ነገር ግን በዛም ሁሉ ውስጥ በተቻለኝ መጠን ጊዜዎቼን ስራዎቼን በቅደም ተከተል በማስቀመጥ በአግባቡ በመደርደር ለመስራት እየሞከርኩ ነው ያለሁት እና በሚቀጥሉ ጊዜያቶች ደግሞ ለማሻሻል እና ጥሩ የሆነ ለውጥ ለማምጣት እሞክራለሁ። ስለዚህ እስካሁን ባለው ግን አዎ በአግባቡ እጠቀማለሁ ማለት ነው።